ልዩ ችሎታ ምንድነው ለሚለው ልዩ ችሎታዬ በቴክኖሎጂ ዘርፍ ያለኝ ችሎታ ነው ለምሳሌ ኮዲንግ እችላለሁ እንዲሁም ደግሞ በትምህርት ላይ የማተስ የኳልኩሌሽን ትምህርቶችን በደንብ የምችላቸው ችሎታዎች ናቸው። ሌላ ኮዲንግ ጋር የተለያዩ ዌብሳይቶችን ለመስራት ኮዲንግ ፕሮግራሚግ ጋ በጣም ይሄ ነው የሚባል ችሎታ አለኝ።

ፎንሶ ፎቶ ማንሳት ትወዳለህ? አዎ ፎቶ ማንሳት እወዳለህ ግን ፎቶ ማንሳው ስልኮችን ስማርት ስልኮችን ተጠቅሜ የጓደኞቼ ጋር ፎቶ መነሳት እወዳለሁ። በዛ ላይ እኔ ፎቶ ማንሳት በጣም የሚመችኝ አኔም መነሳት እወዳለሁ። ስለዚህ ፎቶ ማንሳት ይመቸኛል ወይም እወዳለሁ ጓደኞቼን አብዛኛው ጊዜ እኔ ነኝ የማነሳቸው።

በአካባቢው ድልድይ አለ? አይ ድልድይ የለም። እኔ እስካሁን በእኛ በእኛ በምንኖርበት አካባቢ ድልድይ የሚባል ነገር የለም። ድልድይ ማለት የው አንድን ቦታ ወደ አንድ ቦታ የሚያሸጋግር የሆነ ድልድይ ነገር ነው። ግን እኛ አካባቢ ድልድይ የሚባል ነገር የለም።

የምትወደው ከተማ የት ነው? እኔ የምወደው ከተማ አዲስ አበባ። እኔም ያለሁ አሁንም አዲስ አበባ ነው የምወደው ከተማም አዲስ አበባ ምክንያቱም አዲስአበባ ላይ። ምንም እንኳን የህዝብ ፍሰቷ ብዙ ቢሆንም ግን ከስራ አኳያም ቢሆን እንዲሁም ደግሞ። ከስራ ፈጠራ አኳያ እንዲሁም ከትራንስፖርት አገልግሎት ምናምን አንፃር እኔ የምወዳት ከተማ እና ደግሞ አሁን ካላት መሰረታዊ ነገሮች አንፃር አዲስ አበባን እወዳታለሁ

የድርጅት ዝግጅቶችን ትሳተፋለህ አዎ የድርጅቶችን ዝግጅቶችን እሳተፋለሁ ለምሳሌ ድርጅታችን ማኑዋል የነበረው ወይም ደግሞ በወረቀት ቤዝድ የነበረውን መሰረት የነበረውን አሰራር ወደ ዲጂታል ሲቀይር ያኔ ለነበሩ ስብሰባዎች ለነበሩ ዝግጅቶች ምናምን ሁሉ እሳተፋለሁ አዎ ተሳትፌያለሁ።

ወተት ትጠጣለህ አዎ ወተት እጠጣለሁ እወዳለሁ። የወተት ተዋጽኦችን አብዛኛው ጊዜ እኔ እወዳለሁ ለምሳሌ በተፈጥሮ የሚገኙ ከእንስሳቶች ከታልበው የሚገኘው ወተት በተለይ በጣም ነው የምወደው። አብዛኛው ጊዜ እኛ የወተት እንስሳ ወይም ደግሞ ላም ነበረችን ከእሷ የሚገኘውን ወተት በደንብ አድርጌ እጠቀም ነበር። አብዛኛው ጊዜ ጥሬ ወተት ወይም ደግሞ ይሄ ምንም ምንም ያልሆነ ወዲያው እንደታለበ የምገኘውን ወተት ነው የምጠጣው። ከዛም በተጨማሪ ደግሞ የሚገዙ እርጎ ነገሮችን ወይም ወተት ሱቅ ላይ የሚገዙ በፋብሪካ የሚፈበረኩ ወተቶችንም እወዳለሁ።

የምትወደው ሬስቶራንት የት ነው? እኔ አብዛኛው ጊዜ የምወደው ሬስቶራንት አምስት ኪሎ አምስት ኪሎ አካባቢ አለ። ማን እንደ እናት የሚል ሬስቶራንት ነው። እኔ ሬስቶራንት በጣም እወደዋለሁ ምክንያቱም እዛ ሪስቶራንት ውስጥ ልክ የእናት ቤት እንደ እንደ እናት ቤት ምግብ ነው የሚሰማኝ እኔ እዛ ስመገብ ያ ሪስቶናል አብዛኛውን ጊዜ። ሁሉን ያማከለን በገንዘብ ሆነ እንዲሁም አስተናጋጆቹም በጣም ምርጥ የሚባሉ ናቸው። እና ያንን ሬስቶራንት እኔ እወደዋለሁ።